አዎ የምንሰራበትን ድርጅት ባህሉን በጣም እወደዋለሁ። የምሰራበት ተቋም የግል ከፍተኛ ትምህርት ተቋም ነው። እና ተቋሙን የግል ተቋም ነው ተማሪዎችም የበሰሉ ተማሪዎች ናቸው። እና ጥሩ ተማሪዎቹም በስነ ስርዓት በመደበኛ እውቀታቸውን በስርዓትም በደንብ ለማነጽ የሚሞክር የሚለፋ የሚተጋ ተቋም ነው። እና የድርጅቱን ባህል በጣም ነው የምወደው

የወተት ተዋጽኦ በጣም ነው የምወደው። ሙሉ የወተት ዘሮችን አንደኛው ወተትን በእኛ በባህላችን የላሞ ወተት ተጠቃሚ ነንና። ራሱን ወተትን ከዛ እርጉ አይብ እነዚህን ነገሮች በሙሉ በጣም ነው የምወዳቸው። በቀን ውስጥ በትንሹ አንዴ እንጠቀምባቸዋለን በጣም ከምወዳቸው የምትግብና የመጠጥ ዘሮች ውስጥ አንዱ የ ወተት ተዋጽኦ ነው

ብስክሌት መንዳት አዎ እችላለሁ እጋልባለሁ መጋለብ እኔ ከበጣም ልጆች ሆነን ነው የተማርነው ብስክሌት መጋለብ እና በጣም ነው የምወደውም ብዙ ጊዜ በጣም ረጅ ረጅም ባልሆነ ቦታ ላይ አጭር አጭር ርቀት ስጓዝ እጠቀማለሁ እና ብስክሌት መጋለብ በጣም ነው የምወደው። ትራንስፖርትም መጓጓዣዎችን ቆሞ ከመጠበቅ እነሱን መጠቀም ቀላል ስለሚሆን ለአካልም እንቅስቃሴ ጥሩ ስለሆኑ። ብስክሌት እጋልባለሁ

የሸክላ እቃዎችም እጠቀማለሁ በዋነኝነት እነዚህ ድስቶች ወጥ ለመስራት እሚያገለግሉ ድስቶችን እጠቀማለሁ ስጋ ለመጥበስ ለጥብስ የሚሆኑ ድስቶችን እጠቀማለሁ። በአጠቃላይ ሌላኛው ደግሞ እንጀራ በባህላችን እንጀራ ቋሚ መግባችን ነው እና እንጀራ ለመጋገርም እንደዛው ሸክላን እንጠቀማለን እና የሸክላ እቃዎችን በጣም ነው እምጠቀመው ለሁሉም ለመጋገርም ወጥ ለመስራት

አዎ የልደቴ ቀን እውነት ለመናገር በጣም ከምወዳቸው ቀናቶች ውስጥ የልደቴን ቀን ነው የተወለድኩበትን ቀን። እና ቀኑን ሁሌም ማሳልፈው መጀመሪያ ወደ አምልኮት ቦታ እሄዳለሁ ወደ ቤተክርስቲያን ከሄድኩ በኋላ ፈጣሪን ካመሰገንኩ በኋላ። የተወሰኑ ጓደኞች አሉኝ ጓደኞቼን ቤተሰቦቼን እነሱን እጠራና የተወሰነ ሰዓት ቤት ውስጥ ምናልባት የስራ ቀን ካልሆነ እሁድ ቀን ከሆነ። ቤት ውስጥ እናሳልፋለን ወይም ደሞ ወጣ ብለን ሻይ ቡና ብለን ኬክ ቆርሰን ኬክ በልተን ፈጣሪን አመስግነን እንለያያለን። እና በጣም ምወደው ቀን ነው። የልደቴ ቀን ሁሌም በጣም ነው ምወደው በጥሩ ሁኔታ ላከብረው እፈልጋለሁ

የስራ ጊዜ ሁሌም በቀን ውስጥ ከአስር ሰዓት እስከ አስራ ሁለት ሰዓት ይሆናል። በመደበኛ ስራዬ ላይ መስሪያ ቤቴ ውስጥ ስምንት ሰዓት ስራ ላይ አሳልፋለሁ። ከእሱ በተጨማሪ ቤት ውስጥ ከገባሁ በኋላ የራሴ የጥናትና ምርምር ስራዎች ስላሉ እነሱን የጥናትና ምርምር ስራዎች በትንሹ ከሶስት እስከ አራት ሰዓት እሰራለሁ። እና በድምሩ ሁሌም በየቀኑ አስራ ሁለት ሰዓት አካባቢ የስራ ጊዜ ይኖረኛል ያ ደግሞ የእረፍት ቀናቶችን ሳይጨምር ማለት ነው። በስራ ቀን ግን እስከ አስራ ሁለት ሰዓት ድረስ ስራ ላይ ቆያለሁ አሳልፋለሁ ሁሌም

አይስክሬም እውነት ለመናገር አልወድም። በዋነኝነት ምክንያቴ ምንድነው? በብዛት ውጭ የሚገዛ ተገዝቶ የሚበላ ነገር አልወድም መብላት። ከጤናም አንፃር። ሁሉንም ነገር አሁን ይሄ አይስክሬም ውጪ ገዝተን በረዶ ቆይቶ እንደዚህ ምናምን ስለሆነ የሚቀርብልን። ያን ያህል ጤናማ ምግብ ነው ብዬ አላምንም። እና አይስክሬም ተጠቃሚ አይደለሁም አልወድም።

ማደንዘዝ አይ አልወድም ማደንዘዝ። ማለት በማንኛውም ግንኙነት ውስጥ ከሰዎች በሚኖረን ጋር በሚኖረን ግንኙነት ውስጥ። ሰዎችንም ማደንዘዝ ይሁንም ሰዎች ላይ የበዛ ተጽዕኖ ማሳደርን አላምንበትምም አልወድም። ትክክለኛ የሆነ መደበኛ በመከባበር የሞላ ነገር እንዲኖረን። እንጂ ሰዎችን መሸወድም ማደንዘዝም በዛ ውስጥ የራስን ፍላጎት ማሟላትም ትክክል ነው ብዬ ስለማላምን አልወድም

በፍም ማብሰል እችላለሁ አ አውቃለሁ በደንብ ነው የማውቀው። ያ ማለት በተለይ እነዚህ የባህላዊ ምግቦችን በምናዘጋጅበት ጊዜ እነ ዶሮ ስጋ ወጥ ስንሰራ የበአል ወቅት ላይ የምንሰራቸውን ነገሮች ዳቦ ስንደፋ ፍምን እንጠቀማለን የፍም እሳት ቀስ ብሎ ስለሆነ የሚያብስልልን ለምግቡ የሚፈጥርለት ጣዕም እጅግ በጣም የተለየ ነው። በስቶብ በምድጃ ከሚበስለው በኤሌክትሪክ ምድጃዎች ከሚበስለው ምግብ የተሻለ ጣዕም ነው የሚፈጥረውም በፍም ማብሰልን በደንብ አውቃለሁም እወዳለሁም

በጣም የምመኘው የእረፍት ጊዜ ምንድነው? ጥሩ ስራዎችን ሰርቼ የገንዘብ ነጻነት ኖሮኝ ሌሎችንም ሰዎች ማሳረፍ ችዬ በዙሪያዬ ያሉትን እናት አባት ቤተሰብ ሌሎችንም ማሳረፍ ችዬ እረፍት እንዲኖረኝ ያን ነው። በትክክል እረፍት የምለው ይሄ ሰርተን ሰርተን በሳምንቱ መጨረሻ የምናርፈውን እረፍት ሳይሆን ግን ትክክለኛ የአእምሮ ሰላም በገንዘብ ነጻነት ያለበትን እረፍት ማግኘት እሱ ነው። ለኔ ትክክለኛው እረፍት እና የእረፍት ጊዜ የምለው እሱን ነው

በቤተሰባችን የምናከብራቸው በዓላቶች በጣም ብዙ ናቸው፣ አንደኛው ሃይማኖታዊ በዓላቶች ናቸው፣ የዘመን መለወጫ አለን፣ በተጨማሪ ከሃይማኖታዊ በዓል ውጭ የዘመን መለወጫ አለን፣ ከሃይማኖት በዓላት ውስጥ ደግሞ የገና በዓል አለ። የጌታችን መወለድን ተመልክቶ የሚከበር በዓል ነው ሁለተኛው ከስቅለት በኋላ የጌታችንን መነሳት የሚያወሳው በዓል ደግሞ የትንሳኤ በዓል ነው የትንሳኤ በዓል እናከብራለን በተጨማሪ የአዲስ አመት በዓል እናክብራለን ከቤተሰብ ጋር አንድ ላይ ሰብስብ ብለን ከዚህ ውጪ ደግሞ ልጆች ልደት እና ሌሎች ሌሎችን ፕሮግራሞችን የጋብች በዓልን አንድ ላይ እናክብራለን

የስራ ምግባርን በሚገባ አከብራለሁ የስራችን የራሱ የሆነ የስነ ምግባር ህጎች አሉት። ትምህርት ቤትም ላይ ነው የምሰራው ከፍተኛ ትምህርት ተቋም ነው ትልልቅ ተማሪዎች ናቸው። ያሉ ስርዓት ሊኖራቸው ይገባል። እና እኛ ስርዓት ይዘን እኛ ስርዓት አክብረን ነው እነሱን ስርዓት ማስተማር የምንችለው። እና የስራ ስነምግባርም በቻልኩት መጠን በሚገባ ሁሌም አከብራለሁ

በስራ ጊዜ የተመደበ የእረፍት ሰዓት አለን የሻይ ሰዓት ሰላሳ ደቂቃ ነው። ጠዋት ላይ ሰላሳ ደቂቃ አለን ከአራት ሰዓት እስከ አራት ሰዓት ተኩል። ከሰአትም እንደዛው ከስምንት ሰዓት ተኩል እስከ ዘጠኝ ሰዓት የእረፍት ሰዓት አለን። እና እሱን ሰላሳ ሰላሳ ደቂቃ እረፍት እናደርጋለን ወጣ ብለን ሻይ ጠጥተን እንመለሳለን። እና የተወሰነ ሰዓት እረፍት እናደርጋለን

በቤታችን ውስጥ ያሉ እቃዎች ብዙ አይነት እቃዎች አሉኝ። ለምሳሌ አንደኛው የማብሰያ እቃዎች ናቸው። ምጣድ ድስት ብረድ ድስቶች ማንኪያዎች እነዚህ እነዚህ የማብሰያ እቃዎች አሉን ብርጭቆ ማንቆርቆሪያን ጨምሮ። ሳሎናችን ውስጥ ለመቀመጫነት የሚያገለግሉ እቃዎች አሉ። ሶፋ አለ የምግብ ጠረጴዛዎች አሉ ተጨማሪ ወንበሮች አሉ። እንዲሁም የመጽሐፍ መደርደሪያ እቃዎች አሉን አልጋ ፍራሽ ፍሪጅ እንደመገልገል የምንጠቀምባቸው አሉ እቃ ለማስቀመጥ ደግሞ የምንጠቀምበት የቡፌ አለን። እነዚህ እነዚህ እቃዎች አሉን በቤታችን ውስጥ ሁሉም መገልገያ እቃዎቻችን ናቸው።

የቀን መቁጠሪያ እጠቀማለው። እኛ ኢትዮጵያዊያን ነን ኢትዮጵያዊያን የራሳችን የሆነ የቀን መቁጠሪያ አለን ከውጪዎቹ የተለየ ኢትያጵያዊያን ካላንደር ይባላል። እሱን የኢትዮጵያውያንን የቀን መቁጠሪያ እጠቀማለሁ። ፕሮግራምም እማወጣ እቅዶቼንም ማዘጋጀው በዛ የቀን መቁጠሪያ መሰረት ነው። ከዛም ያለኝን እንቅስቃሴ የምገመግመው በቀን መቁጠሪያዬ መሰረት ነው።

በጣም ከምወደው ነገር ውስጥ የድሮ ፎቶዎችን መያዝ ከ እና ካለፈ ከሆነ ጊዜ በኋላ ያንን ፎቶ አውጥቶ ማየት በጣም ነው የምወደው በእጅግ በጣም ነው የሚያዝናናኝ። በጣም ከህፃንነቴ ጀመሮ ያሉ ፎቶዎችን አስቀምጣለሁ አሉ እይዛቸዋለሁ አያቸዋለሁ። በጣም ነው የምወዳቸው አሁንም ድረስ እነሱን ፎቶዎች ሳያቸው ያዝናኑኛል። አሁንም ከፍ ካልኩ ካደኩ በኋላ ያሉ ፎቶዎችን እያየሁ አስቀምጣለሁ በደንብ ነው የድሮ ፎቶዎችን የምይዛቸው

ስጦታ መስጠት እወዳለሁ በሚገባ በተለይ እነዚህ የስጦታ በዓላት ላይ የገና ስጦታ ላይ በዙሪያህ ላሉ ሰዎች ለባለቤቴ ለልጆቼ ለጓደኞቼ ለቤተሰቦቼ የገና ስጦታ መስጠት እወዳለሁ። ትልቅ ነገር እንኳን ባይሆን ካርድ ሊሆን ይችላል እንኳን አደረሳችሁ የሚል ካርድም ቢሆን ስጦታ መስጠትን በጣም ነው የምወደው ያዝናናኛልም ያስደስተኛልም

በበጋ ወቅት የማደርገው ምንድንነው? አንደኛ የበጋ ወቅት ለእኛ የስራ ወቅት ነው እረፍታችን የክረምት ወቅት ላይ ነው እና በጋ ወቅት ላይ። በበጋ ወቅት የማደርገው ምንድንነው? አንደኛ የበጋ ወቅት ለእኛ የስራ ወቅት ነው እረፍታችን የክረምት ወቅት ላይ ነው እና በጋ ወቅት ላይ። በተጨማሪ የበጋውን የአየር ሁኔታ። ለመቆጣጠር በዛ መሰረት ለመሄድ እሞክራለሁ። ያ ማለት አለባበሴን ለማተካከል እሞክራለሁ። ውሃ በደንብ እጠጣለሁ አቅም ላለማጣት እሱን እንደሱ እንደሱ እያደረኩ ነገሮች ጋር ተላምጄ በትክክል ውጤታማ ሆኜ ለመቀጠል እሞክራለሁ። ምክንያቱም ሙቀት በባህሪው ትንሽ አድካሚ ስለሚሆን። እሱን ለመቆጣጠር ሰውነቴ ውሃ የሚተካበትን መጠን እየፈጠርኩ ስራዬን ነው የምሰራው

ማቅረቢያ ማድረግ እችላለሁ። የትኛውም ፕሮግራም ላይ የትኛውም ዝግጅት ላይ ማቅረቢያ ንግግሮችን ማድረግ ማዘጋጀት ያዘጋጀኋቸውን ነገሮችን በትክክል ማቅረብ ለሚገባው አካል በሚገባው መልኩ መልእክቶችን ማድረስና ማቅረብ እወዳለሁና። እና ማቅረቢያ ማድረግ በደንብ ነው ምወደው

በስራዎቻችን ላይ የሚያጋጥሙኝ ተግዳሮቶች ምንድን ናቸው? በዋነኝነት ትምህርት ቤት ነው የምሰራበት የከፍተኛ ትምህርት ተቋም ነው እና ተማሪዎቻችን እኛ በፈለግነው ልክ ውጤታማ አይሆኑልንም። ብዙ ብንደክምም ብዙ ብንለፋም የነሱ ፍላጎት የነሱ ጥረት ካልተጨመረበት ውጤት ማምጣት አይቻልምና። አንዳንዴ እሱ ነገር ትንሽ ያስከፋል። እኛ ብዙ ለፍተን ብዙ ደክመን እነሱ ፍላጎት ያጡበትና አይከታተሉትም። ውጤቱ ሲመጣ ዝቅ ያለ ይሆናልና እነሱ እነሱ ትልቅ ተግዳሮቶቻችን ናቸው። የተማሪ ውጤት

በምግበያ ዋጋ በደንብ መደራደር እችላለሁ። በእኛ ባህል ውስጥ የተለመደው ምንም ነገር ልንገዛ ስንሄድ ነጋዴዎቹ ሻጮቹ የሚጠሩልን ዋጋ ከፍ ያለ ነው ድርድር እንዳለ ስለሚያውቁ ማለት ነው። ከፍ ያለ ዋጋ ይጠሩልናል ያንን ዋጋ ሰምተን አይ በዚህ ዋጋ ነው የምገዛው ብለን እንደራደራለን ተደራድረን በተስማማንበት ዋጋ እንገዛለን። እና መደራደርን በደንብ እችላለሁ ደስ የሚል ነገርም ነው። ያ ካልሆነ አላስፈላጊ የገንዘብ ብክነት ስለሚሆን መደራደርን እንችላለን

ማሸነፍ እችላልሁ። በደን በጣም በደንብ አሁን ያለንበት አለም የውድድር አም አለም ነው። እንወዳደራለን በብዙ ቦታ ማሸነፍ ካልቻልነ ወደኋላ እንቀራለን። እና ትምህርት ላይም ስራቦታ ላይም በተለያዩ ማህበራዊ ኑሮዎች ውስጥ ውድድር ይኖራል። እና እነሱን ውድድሮች ተወዳድሮ ደግሞ ማሸነፍ ግድ ስለሆነ ለማሽነፍ እሞክራለሁ። ማሸነፍም እችላለሁ

አይ ዋና አልችልም መዋኘት አልችልም ያው ውሃ ውስጥ ያለ ዋና ትንሽ ልምምድ ይጠይቃል ድፍረትም ይጠይቃል። እና እኔ እንትኑም የለኝም ውሃም እፈራለሁ። ሰዎች ሲዋኙ ሳያቸው ደስ ይለኛል ግን እኔ ገብቼ መዋኘት ችሎታው የለኝም። እና ዋና እስካሁን ድረስ ሞክሬውም አላውቅም። አይ አልችልም